ሰኞ ይላል ሰኞ የሚባለው በኢትዮጵያውያን የቀን አቆጣጠሮች ከሰባቱ እለታት አንዱ ነው ይሄ ደግሞ የመጀመሪያው ቀን ተብሎ የመጀመሪያ የስራ ቀን ተብሎ በኢትዮጵያውያን በጣም የሚታወቀው ሰኞ ነው ማለት ነው። ከዛ ማክሰኞ ደግሞ ሁለተኛ የስራ ቀን ይባላል። ምክንያቱም እያንዳንዱ የኢትዮጵያ ሰው እሁድ እረፍት ነው እሁድ አሳርፎ ይውላል እያንዳንዱ ቢሮዎች ዝግ ናቸው እያንዳንዱ ሱቆችም ዝግ ናቸው በእሁድ ቀን ማለት ነው። ስለዚህ በእሁድ ቀን ተዘግቶ መቼ ይጀምራሉ ሰኞ ማለት ነው። ስለዚህ ሰኞ የስራ ቀን በመሆኑ የመጀመሪያ የስራ ቀን በመሆኑ እያንዳንዱ ሰው አዲስ ጉልበት ይዞ ለስራ ተነሻሽነትን አድርጎ ለስራን የሚገባበት ቀን ነው ማለት ነው፤። ስለዚህ በዚህ ቀን ሰዎች አይምሯቸውን ሰብስቦ ከተለያዩ አልባልቴ ወሬዎችን ሰብስቦ ወደ ስራ የሚገቡበት ነው። ስለዚህ ይሄ ደግሞ በጣም ደስ የሚል ነገር ነው። ምክንያቱም እኔ አብዛኛው ጊዜ እሁድ ሲመጣ ይደብረኛል ሰኞ ግን በጣም ደስተኛ እሆናለሁ። ምክንያቱም እኔ እያንዳንዱ ቀን መስራት አለብን ብዬ አምናለሁ ከእሁድ በስተቀር ማለት ነው። ስለዚህ የመጀመሪያ ሰኞ ደግሞ አዲስ ጉልበት ይዘን አዲስ ፈጠራ ሆነን በአዲስ መንፈስ ስራ የምንገባበት ማለት ነው። ሰኞ በሌሎች አለሞች ወይም ከኢትዮጵያ ውጪ ላይ ያሉትን ማንዴይ ብለው ይጠሩታል ማንዴይ ማለት የመጀመሪያ ቀን ማለት ነው፤። ሰኞ ደግሞ በኢትዮጵያውያን የመጀመሪያ ቀን ተብሎ ይታወቃል ስለዚህ ይሄ ቀን በኢትዮጵያውያን የስራ የመጀመሪያ ቀን ነው። የስራ የመጀመሪያ ቀን በመሆን ደግሞ ብዙዎችን ሰዎችን በአዲስ ጉልበት ተነስተው የተለያዩ እቅዶችን አውጥተው በሚገባ ደረጃ የሚዋጡበት የመጀመሪያ ቀን ሰኞ ነው ማለት ነው። ስለዚህ ሰኞ እያንዳንዱ ስራዎችን ይከፈታሉ ወደ ስራን ይገባል ማለት ነው። ስለዚህ ሰኞ ከሁሉ እለታት ሌት የሚያደርገው እያንዳንዱ ሰው በእሁድ አሳርፎ ቆይቶ አዲስ ጉልበትን ይዞ ወደ ስራ የሚገባበት የመጀመሪያ የስራ ቀን ነው

ሀሙስ ይላል። ይሄ ደግሞ ከእለታት ከሰባቱ እለታት አንድ ነው ከሰባቱ እለታት የምንላቸው ሰኞ ማክሰኞ እሮብ ሀሙስ አርብ ቅዳሜ እሁድ። ከዛ ተመልሰን ደግሞ ሰኞ እንላለን ማለት ነው። ስለዚህ በኢትዮጵያውያን የዘመን አቆጣጠር በአመት አስራ ሁለት ወሮች አሉ። እነዚህ አስራ ሁለት ወሮች ደግሞ የሚመላለስባቸው ሰላሳ ቀናት አሉ ማለት ነው። እነዚህ ሰላሳ ቀናት የምንላቸው ከአንድ እስከ ሰላሳ ያሉ ቀናቶች ደግሞ ውስጥን የያዙትን እለት ደግሞ ሰባት ነው። እነዚህ ሰባት እየተደጋገሙ ነው። ሰላሳ ቀን የሚሞሉት ስለዚህ እነዚህ ሰባት ሲመላለሱ አራት አራት ሳምንት ይሆናል ማለት ነው። ስለዚህ ከእነዚህ ሳምንት ተብለው የሚቆጠሩ እለታት አንዱ ሀሙስ ነው። ሀሙስ በብዙዎች ሰዎች የስራ ቀን ነው። ይሄ ያልኩበት ምክንያት ደግሞ የስራ ቀን አራተኛው የስራ ቀን ተብሎ ይቆጠራል። የመጀመሪያው የስራ ቀን ሰኞ ነው። ሰኞ እንደ አዲስ እሁድ አሳርፈን ቆይተን የምንጀምርበት ነው ማክሰኞ ደግሞ ሁለተኛው የስራ ቀን ነው። እሮብ እሮብ ደግሞ ሶስተኛው የስራ የስራ ቀን ነው። ሀሙስ ምን ይሆናል? አራተኛው የስራ ቀን ይሆናል ማለት ነው። ስለዚህ ይሄ ደግሞ አራተኛው የስራ ቀን በመሆኑ ከሰኞ እስከ እሮብ የሰራነውን ስራ የምንገመግምበት አስተካክለን ይበልጥ ጠንክረን ወደተሻለ ቦታ ለማድረስ የምንፍጠረጠርበት የስራ ቀን ነው። ስለዚህ አንድ ሰው ሰኞ ማክሰኞ እሮብ ስራ ሊበላብሽበት ይችላል። ወይም ማክሰኞ ከተበላበሽ ሀሙስ ላይ ጥሩ አስተካክሎ የተሻለን ከዕሮብና ከማክሰኞ ስህተቱን ተምሮ ጥሩ ማስተካከያን አስተካክሎም የሚሰራበት ቀን ነው። ስለዚህ ሀሙስ ደግሞ ይበላል በኦርቶዶክስ እምነት ተከታዮች የሚጾም አይደለም ይበላል ማለት ነው። ስለዚህ በዚህ ጊዜም ቁርስ በልተን ወደ ስራ ገብተን ጥሩ የሆነ ስራን የምንሰራበት ቀን ቢኖር ሀሙስ ቀን ነው ማለት ነው። ሀሙስ ቀን ደግሞ በብዙ የኢትዮጵያውያን ከተማ የገበያ ቀን ነው የገበያ ማለት በገጠር ማህበረሰብ አንድ በሳምንት አንድ የገበያ ቀን አለ። ስለዚህ አብዛኛው ቦታዎች ስንሄድ ሀሙስ የገበያ ቀናቸው የሆኑ በጣም ብዙ አሉ። ለምሳሌ በትግራይ ክልል ብንወስድ እንደ ኳረም የመሳሰሉ ሀሙስ የገበያ ቀናቸው ነው። እንዲሁም እንደ ኩያ የተባለ ቦታ የስራ ቀናቸው ሀሙስ ነው ማለት ነው። ስለዚህ ሀሙስ የገበያ ቀንም በብዙ ከተማዋች ነው። እንዲሁም አራተኛ ለሁሉ ሰዎችም አራተኛ የስራ ቀን እየተባለ ይታወቃል።

እግር ይላል እግር ማለት ለሰው ልጆች ከአንድ ቦታ ወደ ሌላ ቦታን የሚንቀሳቀሱበት የሰውነታችን ክፍል አንዱ እግር ይባላል። እግር በሰው ላይ በሰው በእያንዳንዱ ሰው ሁለት እግር አለው ወይም የተለየ ችግር ካላቸው ሰዎች በስተቀር እያንዳንዱ እነዚህ ችግር ያላባቸው ሰዎችም አንድ እግር ወይም የሌላቸው ሊሆን ይችላሉ። አልያ ግን ሁለት ነው ከሁለት የሚበልጥ የሰው ልጆች ያለው እግር የለም። ስለዚህ እግር የሰው ልጆች እና እንስሳትን ከሚለየን ነገሮች አንዱ እግር ነው። እግር እንስሳዎችን እስከ አራት ያላቸው እግሮች አሉ ሁለት ያላቸው እግሮች አሉ በአብዛኛዎቹ እኛ የምናውቃቸው እንስሳዎች ግን አራት እግር ያላቸው ማለት ነው አራት እግር በመኖራቸው ደግሞ አጎንብሰው እንዲሄዱ ተደርገዋል ማለት ነው። ስለዚህ እኛ ሰው ልጆች ግን ስንፈጠር ሁለት እግር ነው የተሰጠን ሁለት እግር በመሰጠታችን ደግሞ ቆመን እንድንሄድ ተደርገናል ማለት ነው። ስለዚህ እግር በጣም አስፈላጊ ነው። አስፈላጊ ነገር ያልኩት ምክንያት ለምሳሌ አንድ ሰው ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ የግድ እግር ያስፈልገዋል እያንዳንዱ ሰው ሳይንቀሳቀስ የሚኖር ሰው የለም። ለምሳሌ ቤቱን ገብቶ ምሳ ለማምጣት እ ሽንት ቤት ለመሄድ ወደ መታጠቢያ ክላስ ለመሄድ የተለያዩ ስብሰቦዎችን ለመቆም ይሄ ሁሉ እግር ያስፈልገናል ማለት ነው። ስለዚህ ለእግራችንም ጥንቃቄ ማድረግ አስፈላጊ ነው። ለእግራችን ጥንቃቄ የምናደርገው አንደኛው ከባድ የሆነ ሩጫ አለመሮጥ ከዚያ ደግሞ ሰውነታችንን የሚጎዱ የመንገድ አካሄዶችን አለመከተል እነዚህን ከተስተካከልን እግራችንን መጠንቀቅ እንችላለን። ከዛም አስፓልት ስንሻገርም መኪና መኖሩና አለመኖሩ ማወቅ ግዴታ ነው ምክንያቱ አንዴ ከረገጠን እግራችንን ሊበላሽብን ስለሚችል ማለት ነው። ስለዚህ እግር ለሰው ልጆች ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ እንዲሁም የተለያዩ በእግር የሚሰሩ ስራዎችም ሊኖሩ ይችላሉ የሚረገጡ የሚሉ ማለትነው። ስለዚህ እነዚህ ለምሳሌ በእግር የሚሰሩ መኪና የታችኛውን ማቆሚያዎች ፍሬኖች ምናምን በእግር ነው የሚነኩት ለዚህ ለዚህም ያገለግለናል ከዛ አንዳንድ ሸክም ለመሸከምም በራሳችን የግድ እግር ያስፈልገናል ማለት ነው። ስለዚህ የሰውነታችን ዋና ክፍል በመሆኑ ለእግራችን ጥሩ ጥንቃቄ ብናደርግ እኔ ለሰው ልጆችን እንዲያደርጉ እመክራቸዋለሁ ማለት ነው።

መርሃ ግብር ይላል። መርሃ ግብር ስንል ይሄ መርሃ ግብር የምንለው አንድ ነገርን ወይም የተለያዩ ሰዎችን በአንድ ሆነ ሰው ቦታ ተሰብስበው የሆነ ነገር ስለ አንድ ነገር ሲወያዩ መርሃ ግብር ይባላል ማለት ነው። ስለዚህ ይሄን መርሃ ግብር በውስጡ በጣም ብዙ ነገርን የያዘ ነው። በጣም ብዙም ያልኩበት ምክንያት የተለያዩ አጀንዳዎችን ተከፍተው ስለዛ ነገር ሰዎች ተሰብስበው መመያየት መወያየት መማማር ሲል ጭሎ መርሃ ግብርን አካሄዱን እንላለን ማለት ነው። መርሃ ግብር እያንዳንዱ አለም ያካሂዳል ስብሰባ እየባልንም እንጠራዋለን መርሃ ግብር ማለት ነው። ስለዚህ መርሃ ግብር የሚመራው በአንድ ሰው ነው። መድረክ መሪ የራስ የሆነ አለ እና ይሄ መርሃ ግብሩን የሚመራው ወይም የተለያዩ አጀንዳዎችን ለሰው የሚያቀርብ ደግሞ አንድ ሰው አለ። ስለዚህ ሌሎች ግን በአንድ የሆነ ቦታ ተሰብስበው ስለዛ ነገር ሲያወሩ ይሄ አንድ መርሃ ግብር ይባላል መርሃ ግብር በጣም አስፈላጊ ነው። ምክንያቱም አንድ ስራ ስንሰራ ከሰዎች ጋር መመያየት ከሰዎች ጋር ማውራት ይጠበቅብናል ካልሆነ ግን ኪሳራ ውስጥም ልንገባ ስለምንችል ማለት ነው። መርሃ ግብር የምናካሂደው ለስራ ብቻ ሳይሆን ለተለያዩ ነገሮችን ማድረግ ይቻላል። ለምሳሌ ባህልን መሰረት ያደረገ ባህላችንን እንዴት አድርገን ትሮ እናድርገው እንዴት አድርገን በዩኒየስኮ እንዲመዘገብ እናደርገዋለን ሰዎች የእኛን ባህል መጥተው እንዲመለከቱልን ምን ማድረግ እንዳለብን እያሉ የተለያዩ ነገሮችን ይወያያሉ። ስለዚህ መርሃ ግብር ማለት ሰዎች በየሆነ ቦታ ተሰብስበው ስለ አንድ ነገር አንስተው ስለእሱን የሚተነትኑበት ስለእሱን የሚያብረርበት ስለእሱ ደግሞ አንድ ነገር የሚደርስበት ውይይት ምን ይባላል መርሃ ግብር እየተባለ ይታወቃል ማለት ነው። ስለዚህ እኔ በጣም በብዙ መርሃ ግብሮችን ተሳትፌ አውቃለሁ። እና እነዚህ መርሃ አገሮች የሄድካቸው የሄድኩባቸው ደግሞ በጣም ስኬታማ እንዲሆን አድርገውኛል። ስለዚህ መርሃ ግብር እያንዳንዱ ሰው ሊከታተል እና ጥሩ ውጤትን ይዞ ሊመጣ ይገባዋል። መርሃ ግብር ደግሞ በአሰራር ወይም በህግ ሊመሩ ይገባል። በመርሃ ግብርህ ጸቦች ሊነሱ ስለሚችሉ ጸቦችን እንዳይነሱ የተሻለ ጥንቃቄ አድርገን መርሃ ግብርን ማካሄድ እና መጨረስ ይቻላል።

ባንክ ይላል ባንክ የምንለው በአለማችን ላይ በጣም ብዙ ሰዎች ወይም የሰው ልጆችን ገንዘቸዉን የሚያከማችበት ገንዘባቸውን የሚያስቀምጡት ትካል ነው ማለት ነው። ይህ ትካል በአለም አቀፍ ደረጃ በጣም ብዙ ታዋቂና በጣም ብዙ ገንዘብን የሚቀመጥበት ነው። አለም አቀፋዊ የሆን ባንኮች አሉ እንዲሁም የግል ባንኮችም አሉ። የግል ባንኮች የምንለው ግለሰቦች ወይም ሀብታሞች የሚያንቀሳቅሷቸው ማለት ነው። የመንግስት የሆኑት ደግሞ መንግስትን የሚያንቀሳቅሳቸው እንዲሁም ሃይማኖታዊ የሆኑ ባንኮችም ሊኖሩ ይችላሉ። እነዛ ሃይማኖት የሆኑ ደግሞ ሃይማኖታዊ አባቶችን የሚያንቀሳቅሷቸው ማለት ነው። ስለዚህ ባንክ ማለት በአጭሩ በጣም ሰዎች ገንዘብን ሰርተው ቁስ አካላዊ ከሆኑ በስተቀር ለምሳሌ እንደ ቤት እና እንደ መኪና ሳይሆን ሌሎችን የሆኑ በብር መልክ ወይም በዶላር መልክ ሊሆን ይችላል ሰዎችን የሚያስቀምጡበት ማለት ነው። ሰዎች የተሻለ ህይወትን ለመኖር በባንክ ላይ ገንዘባቸውን ማስቀመጥ ሊኖርባቸው ይገባል ምክንያቱ ካልቆጠብን እኛ በድህነት ስለምንኖር ማለት ነው። በድህነት ላለመኖር ደግሞ መቆጠብ ለሰው ልጆች አስፈላጊ መሆኑን ተረድተን መቆጠብ ይኖርብናል ልል እወዳለሁ። ስለዚህ ባንክ ምንድነው? ካልን ባንክ የሰው ልጆችን ገንዘባቸውን የሚያስቀምጡበት። በጥሬ ገንዘብ ከሆነ እንደ ዶላር እንደ ብር እንደ ዲናር የመሳሰሉ ነገሮችን የሚያስቀምጡበት ነው። ስለዚህ ይሄ ደግሞ በጥንቃቄ በሲስተም ወይም በኤሌክትሮኒክስ በሚባል ታግዞ የሚቀመጥ ነው። ስለዚህ እዚህ ላይ ማስቀመጥ ደግሞ ሌቦች ሊሰርቁት አይችሉም። ወይም የተለያዩ የስተ የሲስተም ስህተት ካልሆነ በስተቀር ትልቅ ኪሳራ ራሱ ድርጅቱ ካልከሰረ በስተቀር ሰዎች ግን በታማኝነት ገንዘባቸውን የሚያስቀምጡበት ቢኖር ባንክ እየተባለ ይታወቃል።

ታክሲ የሚለ፣ ታክሲ የምንለው ሰዎች ከአንድ ቦታ ወደ ሌላ ቦታ የሚጓጓዝበት መሳሪያ ወይም ቴክኖሎጂ ነው። ይህ ቴክኖሎጂ ሰው ሰራሽ ሲሆን፣ በተፈጥሮ የማናገኘው ነው። በተፈጥሮ ጭራሽ ሊገኝ አይችልም እና የሰው ሰራሽ አስተውሎት ስለሆነ፤ የተለያዩ ሰዎችን ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ሲፈልጉ፣ የሚያደርጉት የሚወስዳቸው ምን ይባላል? ታክሲ ይባላል ማለት ነው። ታክሲ በመጠኑ ከአውቶብሶች እና ከተለያዩ ትላልቅ የሚባል ተሽከራከሪዎች አነስ ያለ፣ ከ ከ አስር ወይም ታክሲ የምንለው ከአምስት እስከ አስራ ሁለት ሰውን መሸከም የሚችል፣ አነስ ያለ መጠን ያለው ማለት ነው፤ እና ታክሲ ደግሞ አብዛኛውን ጊዜ በከተማዎች እና በተለያዩ ቦታዎች ሊገኝ ይችላል፤ ብቻ ታክሲ ግን የሚንቀሳቀስበት አስፓልት ባለበት ቦታ ነው ማለት ነው። እነዚህ ታክሲዎች ደግሞ አብዛኛው ጊዜ መንግስት በኢትዮጵያ አያንቀሳቅሳቸውም፤ በከተማ የምናያቸው አብቶቢሶች የሚያንቀሳቅሳቸው መንግስት ነው፤ ታክሲዎች ግን የግል ሀብታሞች፣ የግለሰቦች የሚያንቀሳቅሱት ነው ማለት ነው ስለዚህ ታክስ አንድ ሰው ታክስ የሚይዘው ከአንድ ቦታ ወደ ሌላ ቦታ በፍጥነት መጓዝ ከፈለገ ታክሲ በጣም ጥሩ ነው፤ ከዚያ ታክሲ ደግሞ አነስተኛ የሰው መጠን ስለሚይዝ፣ ከተለያዩ አላስፈላጊ እና ካላስፈላጊ የሰው ግፊት ራስህን ለመከላከል ታክሲ ይሻላል፤ በክፍያ መጠን ከሄድን ከአውቶቡስ እና ከታክሲ፣ የታክሲ ክፍያ ትንሽ ይጨምራል፤ ለምሳሌ አውቶቡስ አስር ብር የሚያስከፍል ከሆነ፣ ታክሲ ደግሞ አስራ አምስት ያስከፍላል፤ አውቶቡስ ሃያ የሚያስከፍል ከሆነ፣ እነሱ ደግሞ ሃያ አምስት ወይም ሰላሳ ሊያስከፍሉ ይችላሉ፤ ምክንያቱም ከአውቶቡሶች ይልቅ ታክሲዎች በጣም ፈጣን ናቸው፤ ከዚያ ደግሞ የግል ስለሆኑ፣ እንደ ፍላጎታቸው ሊጨምሩ ሊያሳንሱ ይችላሉ፤ ግን እንደ ፍላጎታቸው ስንል፣ የግድ ትራፊኮች ደግሞ አውቶቢሶች ግን ጭራሽ እኩል አይደሉም፤ ስለዚህ ታክሲ ማለት አንድ ሰው ከአንድ ቦታ ወደ ሌላ ቦታ በፍጥነት ለመንቀሳቀስ የሚጠቅመው የህዝብ ማጓጓዣ ማለት ነው።

ፋይል ለሚለው ቃል ቃል በቃሉ ስንተረጉው አጀንዳ ማለት ነው። ፋይል የምንለው የተለያዩ ነገሮችን በጽሁፍ ሊሆን ይችላል ወይም በኮምፒተር ሊሆን ይችላል በሞባይል ሊሆን ይችላል ወይም ቤተላይየ የኤሌክትሮኒክስ ነገሮችን በውስጡ የተቀመጠ ተቀማጭ የሆነ ነገር ስለ አንድ ነገርን የሚያብራራ ወይም ስለ ተለያዩ ነገሮችን በአንድ የተለያዩ ነገሮችን በጽሁፍ ሊሆን ይችላል ወይም በኮምፒተር ሊሆን ይችላል በሞባይል ሊሆን ይችላል ወይም ቤተላያየ የኤሌክትሮኒክስ ነገሮችን በውስጡ የተቀመጠ ተቀማጭ የሆነ ነገር ስለ አንድ ነገርን የሚያብራራ ወይም ስለ ተለያዩ ነገሮችን በአንድ ስለዚህ ፋይል ለሰው ልጆች በጣም አስፈላጊ ነው። ለምሳሌ አንድ ሰው የሆና ድርጅት ቢከፍል ስለ ድርጅቱ የሚመለከት ስለ ድርጅቱ የሚጠቀማቸው መሰረታዊ ነገሮች ግብአቶች እንዲሁም በመካከል ስለ አሰራሩ እንዲሁም ስለ አፈጻጸሙ ይህ ሁሉ ተንትኖ የሚይዝ የስራ የሰራተኛ ብዛቱ የሚከፈላቸው መጠን ይህ ሁሉ አጠናቅቆ የያዘ ምን እየተባለ ይታወወቃል። ፋይል እየተባለ ይታወቃል ማለት ነው። ስለዚህ ፋይል በጣም አስፈላጊ መሆኑ ተረድተን ሰዎች በእያንዳንዱ በሚያደረጉት ነገር ፋይል መያዝ ይኖርባቸዋል። ፋይል በጽሁፍ ሊሆን ይችላል የድሮ ሰዎች ኮምፒውተር ባልነበራባቸው ጊዜ የሚጠቀሙት የነበሩ በወረቀትን ጽፈው ነው በወረቀትን ጽፈው የተለያዩ የደብተር አይኖቶችን ያከማቻሉ አከማችተው ከዚያ ጥሩ የሚባል ነገር ያስቀምጡታል ማለት ነው። ከዛ የፈለገ ሰው ደግሞ ስለእሱ ማወቅ ከፈለገ እነዚህ ፋይሎችን እንዲሰጥ እንዲሰጠው ይደረጋል ማለት ነው። ስለዚህ ፋይል እንደነዚህ አይነቶችን ጥቅም ሊሰጠን ይችላል። ሌላ ደግሞ ፋይል በኮምፒውተርን ልናስቀምል እንችላለን ለምሳሌ በማይክሮ ሶፍትዌር በማይክሮ ሶፍት ኤክስኤል እንዲሁም በማይክሮ ሶፍት ፓወር ፖይንት። ስለዚህ ይሄ ደግሞ ለእያንዳንዱ ነገር በጣም አስፈላጊ መሆን ተረድተን እያንዳንዱ ሰው የራሱ የሆነ ፋይል ሊኖረው ይገባል

ሰባት የሚለው ቃል በቃሉ ስንተረግመው ቁጥር ነው። ቁጥር ማለት ነው ቁጥር ምንድነው ካልን? በአለማችን ወይም በእያንዳንዱ ማህበረሰብ የምትዳዳርበት በአመት ሶስት መቶ ስድሳ አምስት ቀናቶች አሉ። ከዛ ከሶስት መቶ ስድሳ አምስት ቀናቶች ደግሞ እነዚህ ደግሞ በምን ይጠቃለላሉ? በአሥራ ሁለት ወሮች ይጠቃለላሉ ማለት ነው። እነዚህ አስራ ሁለት ወሮች ለእያንዳንዳቸው ሰላሳ ሰላሳ ቀን የያዙ ናቸው። ትርፍ ግን እንደ ኢትዮጵያ የቁጥር አቆጣጠር የዘመን አቆጣጠር ፓጉሜን የሚባል አስራ ሶስተኛ ወር አለ። ይህ የሚይዘው ደግሞ ከፍተኛ ስድስት ነው ካነሰ ደግሞ አምስተኛ ይይዛል። በ ሰባት መቶ በሰባት መቶ አመት ደግሞ ሰባት ትሆናለች ማለት ነው። እና በኢትዮጵያ የዘመን አቆጣጠር አስራ ሶስት ወሮች አሉ አስራ ሁለት ወሮች የምንላቸው ሰላሳ ሰላሳ ቀንን የያዙ ናቸው። አስራ ሶስተኛው ወር ግን አምስት እስከ ስድስት ቀን እየተመላለሰች የምትኖር ቁጥር ናት ማለት ነው። እነዚህ ወራቶች ደግሞ በውስጣቸው ሰላሳ ቀንን ይዘዋል። ከእነዚህ ከሠላሳ ቀኖቹ አንዱ የተባለው ምንድነው? ሰባት ነው ማለት ነው ስለዚህ ሰባት የምንለው የሆነ ሰው ቁጥር ነው ማለት ነው። ሰባተኛ ማለት በአቆጣጠር ለምሳሌ ሰዎች ሲቆጥሩ ከሰኞ እስከ እሁድ ያለውን ቢቆጥሩ ሰባተኛ መቼ ይውላል? እሁድ ማለት ነው ስለዚህ እሁድ ሰባተኛ ቀን እየተባለ ሊታወቅ ይችላል። ከዛ ሰባት የምንለው ዋና ጥሬ ነገሩ ስንተረግሞ ቁጥር ነው። ቁጥር ማለት ስንቆጥር ማለት ነው። ለምሳሌ አንድ ሰው ስንት እንጀራ አለ ከተባልነው ሰባት ሊል ይችላል። ስለዚህ ሰባት የሆነ ነገር መገለጫ ነው። ለአንድ ነገር ለማብራራትን የምንጠቀምበት ከቁጥሮች አንዱ ስለሆነ ሰባት እንጠቀምበታለን ማለት ነው። ሰባት በተለያዩ ሰዎች ሊወዱት ይችላሉ ለምሳሌ በኦርቶዶክስ እምነት ተከታይ ሰባት ከተባለ ስላሴ ማለት ነው። ሰባተኛ ቀን ከተባለ ማለት ነው። ስለዚህ ሰባት ራሱን የቸዋለ የአንድ ነገር መገለጫ ቁጥር ነው ማለት ነው

ገበያ የሚለው ገበያ ጥሬ ቃሉ የሆነ ቦታ ማለት ነው ይሄ ቦታ ግን ከሁሉ ቦታ ለየት የሚያደርገው ምንድነው? ሰዎችን ተሰብስበው የተለያዩ ነገሮችን እቃዎችን ዝውውር ሊሆን ይችላል የገንዘብ ዝውውር ሊሆን ይችላል ወይም ሰዎች ሀሳብን ሀሳብ የሚቀያየሩበት በጣም ብዙ ሰዎችን የሚሰበሰቡበት ገበያ እየተባለ ይታወቃል ማለት ነው። ገበያ በኢትዮጵያውያን በጣም ብዙ ገበያዎች አሉ። እነዚህ በእያንዳንዱ ማህበረሰብ ከድሮ ጀምሮ እስካሁን ገበያ የማያውቅ ሰው የለም። እነዚህ ገበያዎች የሚጠቅሙን ምንድነው? ሰዎችን ተሰብስበው አንድን ነገርን መቀየር ወይም መግዛት ሲፈልጉ የሚጠቀሙበት ቦታ ማለት ነው። ስለዚህ ይሄ ቦታ ደግሞ በጣም ብዙ ነገሮችን የያዘ ነው እያንዳንዱ ቴክኖሎጂ ከገበያ የሚወጣ የለም። ገበያ ያስፈልገዋል ገበያ ሁለት ነገሮች አሉ። አንደኛው በአይናችን የምናየው ገበያ ሰዎችን በአካል ተገኝተው የንብረት ልውውጥን የሚያደርጉበት ቦታ ማለት ነው። ሌላኛው ገበያ ግን ዲጂታል ገበያ አለ። ይሄ ዲጂታል ገበያ የምንለው ግን ሰዎች በአካል መገኘት ሳይጠበቅባቸው በተለያዩ ኤሌክትሮኒክስ ወይም በኢንተርኔትን የሚፈጽሙት የተለያዩ የገንዘብ ዝውውር ምን እየተባለ ይታወቃል ገበያ እየተባለ ይታወቃል ማለት ነው። ገበያ እንደየቦታው እንደየሁኔታው ሊለያይ ይችላል። አንዳንዶቹ ገበያዎች ከሰላሳ ከሰባት ቀናዎች በሰኞ ሊያደርጉ ይችላሉ ቅዳሜ ሊያደርጉ ይችላሉ ሀሙስ ሊያደርጉ ይችላሉ እነዚህ አነስ ባሉ ቦታዎች ማለት ነው። ትላልቅ በሚባሉ ቦታዎች እንደ አዲስ አበባ ግን እያንዳንዱ ቀን ገበያ አላቸው። ይሄን ለምሳሌ መርካቶ ብንሄድ የአፍሪካ ዋናኛው የገበያ ማዕከል እየተባለ የሚታወቅ ይሄ ነው ማለት ነው። ይሄ ደግሞ በጣም ብዙ ሰዎችን ተሰብስበው ስለዛ ነገርን የምንዋይበት በአካል ተገኝተው የእቃ ዝውውርን የሚያካሂዱበት ቦታ ገበያ እየተባለ ይታወቃል።

ስልጠና የሚለው ቃል ስልጠና ማለት አንድ ሰው የተለያየ ችሎታን ለማወቅ የሚያደርገው ፕሮሰስ ወይም የማ የሚያደርገው መንገድ ስልጠና ይባላል። ስልጠና የምንለው በክፍያም ሊሆን ይችላል ያለ ክፍያም ሊሆን ይችላል ይሄ እንደየሁኔታው ይወሰናል። ለምሳሌ እኔ ስልጠና ከሰለጠልኳቸው ነገሮች አንደኛው መሰረታዊ የኮምፒውተር ስልጠና በሚገባ ተምሬ በሚገባ ስልጥኜያለው ማለት ነው ስለዚህ ስልጠና ስንል አንድ ሰው የተለየ ነገርን መማር ሲፈልግ ወይም ስለ አንድ ነገር በደንብ ማዳበር ሲፈልግ የሚወስደው ወይም የሚከታተለው ነገር ምን ይባላል? ስልጠና እየተባለ ይታወቃል ስለዚህ ስልጠና ደግሞ እያንዳንዱ ሰው ያስፈልገዋል። ያስፈልገዋል ያልኩበት ምክንያት ያለ ስልጠና የሚሆን ነገር የለም እያንዳንዱ ሰው መሰልጠን አለበት። ምክንያቱም የተሻለ ገንዘብ ለማግኘት የተሻለ ስልጠና መሰልጠን ያስፈልጋል። ለምሳሌ የዘመኑ ዋና የሚያበላ ነገር ምንድነው ብለን ሰዎች ከጠየቅናቸው ቪዲዮ ኤዲቲንግ ልሉን ይችላሉ ስለዚህ ቪዲዮ ኤዲቲንግ ለማወቅ ቪዲዮ ኤዲት ለማድረግ አየ ምርጥ የተወጣለት ቪዲዮ ኤዲተር ለመሆን የግድ ምን ያስፈልገናል መማር ያስፈልገናል። ስለዚህ ለመማር የምናረገው ጉዞ ወይም ለቪዲዮ ኤዲቲንግ ትክክለኛ ቪዲዮ ኤዲተር ለመባል የምናረገው ጉዞ ምን ይባላል ስልጠና እየተባለ ይታወቃል ማለት ነው። ስለዚህ እኔ ደግሞ በጣም ብዙ ስልጠናዎችን ሰልጥኜ አቃለሁ በሚገባ ደረጃ ማለት ነው። ከታች ጀምሬ እስከ ላይ ማለት ነው ስለዚህ እነ ስልጠናዎች ደግሞ በገንዘብ እና በአስተሳሰብ እንዲሁም በእውቀት በጣም ከፍ እንድል አርጎኛል ስለዚህ ያለ ስልጠና ምንም የሚሆን ነገር የለም። ስለዚህ ሰዎች ስልጠና መውሰድ ይኖርባቸዋል ስልጠና በጣም አስፈላጊ መሆኑን ተረድተው ባሉበት ደስ በሚላቸው መንገድ መሰልጠን ይኖርባቸዋል። ስልጠና ለመስጠት የተማረ ያልተማረ የሚባል ነገር የለም ስልጠና ላልተማረ ሰውም ይሰጣል። ምክንያቱም ሰው ካልተማረ ጥሩ ነገር ሊሰለጥን አይችልም ስለዚህ ስልጠና አስፈላጊነትን ተረድተን እያንዳንዱ ነገር የምንከታተልበት መንገድ ነው።

እድለኛ የሚለው ቃል እድለኛ ማለት አንድ ሰው በጣም ጥሩ ነገር ሲያጋጥመው እድለኛ ይባላል እድለኛ የሚያስብለው ነገሮች በጣም ብዙ ነገሮች እዚህ አለም ላይ አሉ። ለምሳሌ አንድ ህፃን ሲወለድ አባቱ ጥሩ ስራ ካገኘ ይህ ልጅ እድለኛ ነው ይባላል ማለት ነው። ስለዚህ ይህ እድለኛ የሚባለው እንደየአክባቢው ሊለያይ ይችላል። ለህፃናት እንደዚህ ካልን ለትላልቆች ደግሞ ለምሳሌ በሄደበት ጥሩ አጋጣሚ የሚያጋጥመው። ሎተሪ የሚደርሰው ከሆነም እድለኛ ነው ልንል እንችላለን። ስለዚህ እድለኛ ማለት ከሰው ወደ ሰው የሚለያይ ነገር ቢሆንም ግን የሆነ ነገር በጣም ጥሩ ነገር ሲያጋጥምህ ማለት ነው። ጥሩ ነገር በህይወታችን ሲፈጠር ይህሰው እድለኛ ነው ወይ? ይቺ ሰው። ክፉ ነገር ሲያጋጥመን ደግሞ እድለኛ አይደለም እንላለን ማለት ነው። ስለዚህ እድለኛ ስንል አንድ ሰው በህይወቱ ላይ በጣም ጥሩ ነገር አጋጣሚ ሲያጋጥሙት እድለኛ ይባላል የእድለኛ ትርጉም ይሄ ይመስላል።

በረዶ የሚል ቃል በረዶ። በጣም በኢትዮጵያውያን እና በተለያዩ አለማት የሚገኝ ሲሆን አንድ ውሃ በጣም ሲቀዘቅዝ የሚፈጠር ማለት ነው። በጣም ከሚገባው በላይ ሲቀዘቅዝ ወደ ድንጋይነት ባህሪ የሚቀየር የረጋ የሆነ ማለት ነው። ስለዚህ ወደ ነጭ አይነት ህብር ይይዛል ነጭ ህብር ይዞ ደግሞ በጣም ሰዎችን ቢነኩት በጣም ይበርዳቸዋል ማለት ነው። ስለዚህ በረዶ የሚዘጋጀው በተለያዩ ከፍታ ያለባቸው ቦታዎችን ሊዘጋጅ ይችላል ወይም በተፈጥሮ ልናገኘው እንችላለን ማለት ነው። ይህ የሚሆነው ደግሞ በጣም ከፍተኛ የሆነ የሙቀት ሳይሆን የብርድ ቦታ ያለባቸው በእነዚህ አካባቢ ከፍተኛ የሆነ በረዶ ሊሰበሰብ ይችላል። ወይም በቀላሉ ደግሞ ቤትም ማዘጋጀት እንችላለን። በረዶ የሚዘጋጀው ቤት ደግሞ በተለያዩ ነገሮችን አስቀምጠን ቀዝቃዛ በሆኑ ነገሮችን ብናስቀምጠው ለምሳሌ በፍሪጅ ላይ ብናስቀምጠው ወደ በረዶነት ሊቀይረው ይችላል ማለቶ ማለት ነው። ስለዚህ በረዶ ማለት ውሃን በጣም ሲቀዘቅዝ የሚቀየረው ነገር ማለት ነው

በጣም አመሰግናለሁ እወድሃለሁ ማለት እኔ በጣም አድርጌ አፈቅርሃለሁ እወደዋለሁ እወደሃለሁ ትመቸኛለህ እንደማለት ነው። ስለዚህ እነዚህን የመሳሰሉ ትርጉምን የያዘ ነው። አንድ ሰው እወድሃለሁ ካለን እኛን ፍቅሩን ለመግለጽ ሲፈልግ እንደዛ ሊለን ይችላል ማለት ነው። ስለዚህ ሰዎች ዝም ብለው እወድሃለሁ ካሉን ትክክል አይደለም ከልብ የመነጨ ሰላምታ መሆን አለበት ስለዚህ ከአንድ ሰው ያለንን ቅርበት ጥሩ የሚባለው እወድሃለሁ ቢሎ ሲናገረን ማለት ነው ስለዚህ እወድሃለሁ የሚለው ቃል አንዱ የፍቅር መገለጫ ቃል ነው።

ሶስት የሚለው ቃል ሶስት ማለት አንድ ሁለት ሶስት የምንለው ሶስተኛ የሚገኝ ነገር የሆነ የሆነ ነገር ሶስት ከሆነ ሶስት ይባላል ሶስት ማለት ቁጥር ነው። ቁጥር የአንድ ነገር መለኪያ ማለት ነው። ለምሳሌ አንድ ሰው ሞባይል ሲገዛ ስንት ሞባይል ገዛህ ይባላል ስንት ሞባይል ማለት በጥሬ ሞባይል ስንት እንደሆነ? ስለዚህ ለምሳሌ ሶስት ፍሬ ከገዛ ሶስት ሊል ይችላል። ስለዚህ ሶስት ማለት የደረቅ ነገሮችን መለኪያ ማለት ነው ወይም የፈሳሽ መሆንም ይችላል። ስለዚህ መለኪያ ነው ሶስት ማለት ቁጥር ነው ማለት ነው። ስለዚህ ቁጥር ነው በጣም እዚህ አለም ላይ በጣም ብዙ ቁጥሮች አሉ። መጨረሻ የላቸውም ከዜሮ የጀመረው ብዙ ቁጥሮች አሉ ማለት ነው። ስለዚህ ሶስት ማለት ዜሮ ብለን ስንጀምር በአራተኛ ላይ የሚገኝ ማለት ነው። ስለዚህ ሶስት ማለት ቁጥር የአንድ ነገር መለኪያ ብለን ልናብራራውና ልንገልጸው እንችላለን ልል እወዳለሁ። በኔ ሀሳቦኔ ወይም በእኔ አካሄድ ከሆነ

የይለፍ ቃል ማለት። ለምሳሌ አንድ ነገር እንሰራ እንችላለን በመስመር ማለት ነው። ስለዚህ በመስመር ስንሰራ የሆነ ኢሜል ሊሆን ይችላል ወደ ተለያዩ መተግበሪያዎች ለመግባት ስንፈልግ ምን ይጠይቀናል የሆነ ቁጥር ይጠይቀናል ይህ የሚጠይቀን ቁጥር ምን ይባላል? የይለፍ ቃል ይባላል ምክንያቱ ለምሳሌ ቴሌግራም እኔ የሚጠቀም ከሆንኩኝ ወደ ቴሌግራም ለመግባት የሚጠይቀኝ ነገር ምን ይበላል የይለፍ ቃል ይባላል። ይሄ የይለፍ ቃል ደግሞ የተለያዩ ምልክቶች ሊሆን ይችላል። ቁጥሮች ሊሆኑ ይችላሉ ቃላቶች ሊሆኑ ይችላሉ የሆነ ይሆን ሊሆን ይችላል ወይም መልካችንም ሊሆን ይችላል ስለዚህ ወይም አሻራ የምንሰጠው እጅ ሊሆን ይችላል እነዚህ በሙሉ የይለፍ ቃል ይባላሉ ማለት ነው። የይለፍ ቃል በአጭሩ አንድ ነገር ተነስተን ወደ ሌላ ቦታ ለመድረስ ስንፈልግ በመካከል የሚያጋጥመን እንድናልፍ የሚያደርገን ነገር ማለት ነው። ይሄ ደግሞ በተለምዶ አንድ ፓስዋርድ እያልን በእንግሊዘኛ የምንጠራ ማለት ነው። ስለዚህ ማለፊያ ማለት ነው ወደ ሌላ ለማላፊያ ግዴታ ይለፍ ቃል አለ ማለት ነው።

አዎ የሚለው ቃል እሺ ማለት ነው። አዎ ማለት አንድ ሰው በየሆነ ነገር ሲስማማ አዎ ይላል ካልተስማማን ደግሞ እምቢ እንላለን ማለት ነው። ስለዚህ አንድ ሰው እንደተስማማ የምናውቅበት መንገድ አንዱ አዎ ሲለን ማለት ነው። ስለዚህ አዎ ማለት ተስማምቻለሁ እሺ ይሆንልኝ የሚሉ የተለያዩ ትርጉም ያላቸው ቃላትን መስጠት እንችላለን። ለምሳሌ አንድ ሰው ደብተር አምጥተህልኛል ብለን ብንጠይቀው አዎ ይለናል አዎ ማለት አዎ አሳክቼዋለሁ ሆኗል እንደ ማለት ማለት ነው። ይሆናልም ለወደፊቱም አዎ ሊሆን ይችላል ማለትም እንችላለን አዎ ሆናል ለሀላፊም እንጠቀመዋለን ለአሁንም መጠቀም እንችላለን ለመጪም መጠቀም እንችላለን ማለት ነው። ስለዚህ አዎ ማለት ትክክል ነው እውነተኛ ነው ማለት የሚል ትርጉም መስጠት እንችላለን የሚል አባባልና አገላለጽ እኔ ልሰጥ እችላለሁ። ስለዚህ አዎ ማለት ትክክል እሺ ማለት ነው።

ቤተክርስቲያን የሚለው ቃል አንድ የኦርቶዶክስ እምነት ተከታዮች አምላካቸውን ለማመስገን የሰሩት ቤት ማለት ነው። ይሄ የተሰራ ለአምልኮ የሚሆን እግዚአብሔርን የሚጠራበት መስዋዕትን የሚቀርብበት። አባቶች መጥተው የሚያስተምሩበት ህዝበ ክርስቲያን ደግሞ ተሰብስቦ ስለ አምላኩን የሚያውቅበት ቦታ የሚዘመርበት ቦታ ጸበሎች ያሉ ብራኬ የምናገኝበት ምን ይባላል ቤተክርስቲያን ይባላል? ስለዚህ ቤተክርስቲያን ማለት የተቀደሰ የክርስቲያን ቤቶች ማለት ነው። ቃሉ በቃሉ ስንተረጉመው ቤተክርስቲያን የሚል ከሁለት ቃላት የመጣ ሲሆን ክርስቲያን ማለት። ኦርቶዶክስ ማለት ነው። ቤት ማለት ደግሞ ቤት ማለት ነው። ስለዚህ ቤተክርስቲያን ስንል የክርስቲያን ቤቶ ቤት ማለት ነው። ስለዚህ የክርስቲያን ቤት ማለት ደግሞ ክርስቲያኖች አንድ ቦታ ተሰብስበው። አምልኮን የሚፈጽሙበት አምላካቸውን የሚያመሰግኑበት ትምህርትን የሚሰሙበት ጠበልን የሚጠበሉበት ቦታ ምን ይበላል ቤተክርስቲያን ተብሎ ይታወቃል

ጀልባ የሚለው ቃል በባህር ላይ የሚሰራ ሲሆን በመሬት ላይ የሚሰሩ ለምሳሌ መኪናዎች የተለያዩ ነገሮች አሉ እነዚህ ሰውን ለመንቀሳቀስ እና እቃን ለመንቀሳቀስ በደረቅ ቦታ የምንጠቀመው እነዚህ ናቸው። ጀልባ ግን በባህር ላይ የተሰራ ሲሆን ሰዎችን እና እቃዎችን ለማመላለስ የምንጠቀመው ያለምንም ነገር ለምሳሌ በመሽከርከር ሳይሆን በውሃ ላይ እየተንሳፈፈ የሚንቀሳቀስ አይነት ማለት ነው። ስለዚህ ይሄ ደግሞ በጣም ከባባድ የሆነ እቃዎች እና በጣም በአቋራጭ ለመሄድ የሚያግዘን ጀልባ እየተባለ ይተዋወቃል። ስለዚህ ጀልባ ማለት በደረቅ ቦታ የማይገኝ ነው የሚገኘው በውሃ ቦታዎች በጣም ውቅያኖሶች በጣም ትላልቆች በሚባሉ በእነዚህ ሰዎች ለመዝናናት ሊሆን ይችላል። ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ይሆናል ወይም ከባባድ እቃዎችን ከአንድ ሀገር ወደ ሌላ ሀገርን ለማወዛወር የምንጠቀምበት አይነት ዩ ኖ ማለት ነው። ጀልባ

ማርች የሚለው በኢትዮጵያ ሳይሆን በሌሎች ሀገር ነው። የአቆጣጠር የወሮች አቆጣጠር ነው ስለዚህ ሰዎችን ወራትን የሚቆጥሩበት መንገድ ነው ማለት ነው። በኢትዮጵያውያን ከመስከረም ጀምሮ እስከ ነሀሴ እስከ ጳጉሜን እንዳለ ሁሉ በሌሎች ሀገሮች ደግሞ ከኢትዮጵያ ውጭ ለሌሉ ከሰፕተምበር እስከ ኦገስት ያሉን ይጠቀማሉ። ስለዚህ ማርች ማለት ሌሎች አለም ለወራት አቆጣጠር የሚሰጡት ስያሜ ምን ይባላል? ማርች እየተባለ ይታወቃል

በጀት የሚለው ቃል በጀት ማለት የሆነ ነገር የተጠራቀመ ንብረት ሲሆን የተቀመጠ ሲሆን በገንዘብ ሊሆን ይችላል በጥሬ ገንዘብ ሊሆን ይችላል ያለ ጥሬ ገንዘብ ሊሆን ሊችል እና ይህንን የተሰበሰበ ነገር ሰዎች ለአንድ ነገር ይሆናል ብለው ያስቀመጡት ማለት ነው። ለምሳሌ እኔ የሻይ ማሽን ለማምጣት ሳስብ ምን አይነት በጀት አለህ ብለው ሰዎች ሊጠይቁን ይችላሉ እና እኔ የሚለው ይሄንን ያህል ባጀት አለኝ የሚል አነጋገር መናገር እችላለሁ ማለት ነው። በጀት ማለት በአጭሩ ሰዎች አንድ ነገር ለመግዛት ሊሆን ይችላል የተገዛ ደግሞ ለማስቀጠል ሊሆን ይችላል የተቀመጠ ገንዘብ ምን እየተባለ ይጠራል በጀት ይባላል። ለምሳሌ እኔ የተለያዩ ማሽኖችን አሉኝ እነዚህ ማሽኖች ደግሞ ስራቸውን በአግባቡ እንዲሰሩ ተጨማሪ ነገር ያስፈልጋቸዋል ስለዚህ እነዚህ ደግሞ ተመጨማሪ ነገር ለማስመጣት እኔ በቂ ነገር ስለሌለኝ ምን አደርጋለሁ ይሄ በጀት እሰበስባለሁ ማለት ነው። ስለዚህ በጀት የሚለው ቃሉን ስንተረጉመው አንድ ነገር ለመፈጸም የምንጠቀመው ነገር ማለት ነው።

አረንጓዴ የሚለው የተለያዩ ህብሮች አሉ ህብር ማለት ቀለም ማለት ነው። እና ቀይ አረንጓዴ ቢጫ እያልን የምንጠራቸው ህብሮች አሉ። እና ከእነዚህ ህብሮች ሰዎች ለአንድ ስያሜ እየሰጡት ነው ማለት ነው። አረንጓዴ ለሰዎችን አይን የማይጎዳ በጣም ተስማሚ የሆነ ነው። ሰዎች የተለያዩ ለምሳሌ ለአይን የሚጎዱ እንደ ነጭ አይነት አሉ። አረንጓዴ ግን በጣም ደስ የሚል የቅጠል ህብር የያዘ ማለት ነው። ስለዚህ ይሄ የቅጠል ህብር ያለው ምን ይባላል? አረንጓዴ እየተባለ ይታወቃል ማለት ነው

ራስ የሚለው ቃል በሰውነታችን ክፍለ አካል ያለው በላይ የሚገኘው ሰዎች እንዲያስቡ የሚያደርጋቸው ምን እየተባለ ይታወቃል? ራስ ይባላል ማለት ነው። ስለዚህ ይህ ራስ እያልን የምንጠራው ክፍል ሰዎችን እንዲያስቡ እንዲንቀሳቀሱ ሙሉ አካል እንዲኖራቸው ያደርጋል ማለት ነው። ስለዚህ ራስ ደግሞ በሌላ ካሰብነው ዋና እንደማለት ነው። ስለዚህ ዋና የሚል ራሱ ጥሬ ቃሉን ስንተረጉመው ነው። ራስ የሚለው ግን የሰውነት ክፍል ሆኖ በላይኛው ዋና በፀጉራችን የፀጉራችን ራስ የሚገኘው እዛ ውስጥ ያለው ማለት ነው። ሃንጎልን የያዘ እነዚህ ሰረብለም ሰረብረም እየተባሉ የሚጠሩን የያዘ ክፍል ምን እየተባለ ራስ ይባላል ማለት ነው።

ኩባንያ የሚለው ቃል ጥሩ የሆነ ትርጉም አለው። ኩባንያ ስንል አንድን ነገር ተደራጅተን ስለ አንድ ችግር ለመፍታት ብለን የምንመሰርተው ነገር ምን ይባላል? ኩባንያ ይባላል። በኢትዮጵያ ውስጥ በጣም ብዙ ኩባንያዎች አሉ። እነዚህ ኩባንያዎች የሰው ችግርን ለመፍታት ወይም ሀገርን በቴክኖሎጂን ለማሳደግ ተብለው የሚመሰረቱ ናቸው። እነዚህ ኩባንያዎች ደግሞ እንደ ኢትዮጵያውያን መንግስት ህግ ከሆነ ግዴታ የመንግስት ፍቃድ ያገኙ መሆን መርምረው የሚታወቁ መሆን ይኖርባቸዋል ማለት ነው። ስለዚህ ኩባንያ ማለት አንድ ነገር ለመፍታት አንድ ነገር ለማስቀጠል ተብለው የሚመሰረቱ ነገሮች ኩባንያ ብለን ልንጠራቸው እንችላለን። እኔም ቀጣይ አንድ ኩባንያ ለመመስረት ህልም አለኝ። ይሄ ማለት የሰውን ችግር ሊቀርፍ የሚችል ማለት ነው። ስለዚህ ኩባንያ ማለት ተቋም ብለን ልንተረጉመው እንችላለን።

ማክሰኞ የሚለው ቃል። በእለት አቆጣጠር በሳምንት ሰባት ቀኖች አሉ ከእነዚህ ሰባት ቀን አንዱ ምን እየተባለ ይታወቃል ማክሰኞ ይባላል ማለት ነው። ማክሰኞ ለስራ ለኢትዮጵያውያን ሁለተኛ ቀን ነው። ሰኞ የመጀመሪያ የስራ ቀን ነው ሁለተኛ ማክሰኞ ይባላል ማለት ነው። ስለዚህ ማክሰኞ ለስራ በኢትዮጵያውያን አነጋገርና አረዳድ ሁለተኛ የስራ ቀን ይባላል። እሁድ እረፍት ስለሆነ ሰኞ አንድ ብሎ ይጀምራል ስለዚህ ማክሰኞ ምን ይሆናል ማለት ነው? ሁለተኛው የስራ ቀን እየተባለ ሰዎች አይምሯቸውን አስነስተው ደስ ብሏቸው ወደ ስራ የሚገቡት የስራ ቀን እየተባለ ይታወቃል። ስለዚህ ማክሰኞ በአጭሩ የእለታትን መጠሪያ ማለት ነው። ከእነዚህ ሰባት እለታት ከምንላቸው አንዱ የእለት መቁጠሪያ ምን ይባላል? ማክሰኞ ማክሰኞ ደግሞ ከሰኞ ቀጥሎ ከሮብ በፊት የሚገኝ በመካከል ያለ በእነዚህ ቀናቶች ውስጥ ያለ ማለት ነው።

ላክ የሚለው ቃል አረፍተ ነገር ነው ሙሉ መልእክት የያዘ ነው ማለት ነው። ላክ የሚለው አንድ ሰው ሲያዘን ማለት ነው ለምሳሌ አንድ ሰው ገንዘብ ላክ። ከብቶች ላክ ደብተሬን ላክ ሊለን ይችላል ስለዚህ ላክ የሚለው ቃል ሳይሆን አረፍተ ነገር ሙሉ ትርጉም የሚሰጠን ማለት ነው። ስለዚህ ላክ የሚለው አንድ ነገር ወደ ሌላ ቦታ አዘዋውር እንደማለት ነው። ላክ የምንለው አንድ ነገር ከነበረበት ለማንቀሳቀስ ስንፈልግ ምን የሚል ቃል እንጠቀማለን? ላክ የሚል ቃል ወይም አረፍተ ነገር መጠቀም እንችላለን ማለት ነው።

ወተት የሚለው ቃል ከላም ወይም ከተለያዩ እንስሳዎች የሚገኝ ሲሆን በህብሩ ደግሞ ነጭ የሆነ ማለት ነው። ለምሳሌ ወተት በኢትዮጵያውያን በብዛት የምንጠቀመው የላም ወተት ነው ይህ የላም ወተት ከሰውነታቸውን የሚመነጭ ማለት ነው። ሌላ ደግሞ ወተት ልንገልጸው የምንችለው የእናቶቻችን ወተት ይባላል። አንድ ልጅ ሲወለድ የሚጠባው ምን ይባላል? ወተት ይባላል። ወተት በአጭሩ ከየሆነ ነገር ተዋጽኦ የሚመነጭ ማለት ነው። ከሰው ሊሆን ይችላል ከእናቶች ወይም ከሴቶች አሊያ ደግሞ ከእንስሳዎች ለምሳሌ ከላም ከግመል ከፍየል ከበግ የሆነ የሚገኘው ልጆቻቸውን ለማሳደግ የመጀመሪያ ጊዜ የሚጠቀሙት ምን ይባላል ወተት ይባላል። ለምሳሌ ላም ስትወልድ መጀመሪያ ምን ይሆናል? ወተት ታመነጫለች ይህ ለልጇ የሚሆን ማለት ነው ስለዚህ ነጭ ነው። የወተት ተጻ ተዋጽኦዎች ደግሞ በጣም ብዙ አሉ። እነዚህ ደግሞ እንደ ቅቤ ልንሆን ይችላል እርጎ አይብ የሚመሳሰሉ ማለት ነው። ስለዚህ ወተት ለሰው ልጆች በጣም አስፈላጊ የሆነ ንጥረ ነገር ነው።

አሳ የሚለው ቃል አሳ የሚገኘው በባህር ነው ይሄ በባህር የሚኖር እንስሳ ምን ይባላል አሳ ይባላል እንስሳዎች በሶስት ነገር መኖር ይችላሉ በአየር መኖር ይችላሉ ማለት እየበረሩ የሚኖሩ አሉ በውሃ ውስጥ የሚኖሩ አሉ ከዛ ደግሞ በመሬት የሚኖሩ አሉ ከእነዚህ ሁሉ አንዱ በውሃ የሚገኝ አሳ ይበላል አሳ በጣም ብዙ አይነቶች አሉ ለምሳሌ እንደ አሳ ነባሪ የሚባል በጣም ግዙፎችም አሉ ትናንሾችም እኛ ሰዎች የምንበላቸው አሳዎችም አሉ ማለት ነው ስለዚህ አሳዎች ማለት በባህር ላይ የሚኖር ናቸው ወደ መሬቱ ከወጡ ይሞታሉ ህይወታቸው ያርፋል ማለት ነው ለምሳሌ የሆነ ነገር ወደ ባህር ከገባ እንደሚሞት ሁሉ አሳ ደግሞ ከውሃ ሲወጣ ይሞታል ስለዚህ አሳ ማለት በባህር የሚኖር እንስሳ ማለት ነው።

ስትራቴጂ የሚለው ቃል አፈጻጸም ማለት ነው። ስትራቴጂ ማለት ለምሳሌ አንድ ስራ ልንጀምር እንችላለን ይህ የጀመርነው ስራ አፈጻጸም አለው ስትራቴጂው እንዴት ነው? ይባላል እንዴት አድርገን መፈጸም እንችላለን ማለት ነው። የስራው አሰራር ምንዬ ይባላል ስትራቴጂ ይባላል። እንዴውም አንዳንድ ሰዎች አንተ የምትከተለው ስትራቴጅ ምን አይነት ነው? ብለው ሊጠይቁን ይችላሉ ስለዚህ እኛ ምን ብለን እንመልሳለን። እኔ የምከተለው ነገር ብለን ትልማችንን አካሄዳችንን አለማችንን እንናገራለን ማለት ነው። ስለዚህ ስትራቴጂ የሚለው ነገር ቃል በቃል ስንተረግመው አንድ ስራ ለማስፈፀም የምናደርገው ጉዞ ምን ይባላል ስትራቴጂ እያልን ልንጠራው እንችላለን። እኔም የስራ ስትራቴጂ አለኝ የጥናት ስትራቴጂ አለኝ የብዙ አይነት ስትራቴጂዎችን አሉን ማለት ነው። ስለዚህ እነዚህ ስትራቴዎች ልንከተላቸውና በአግባቡ ልንዋጣቸው ይገባናል።

ማንበብ የሚለው ቃል መጽሐፍ ለመጽሐፍት ይሆን ይችላል ወይም የተለያዩ የኦንላይን ነገር ወይም የመስመር ነገር ሊሆኑ ይችላሉ እና ማንበብ ማለት ቃል በቃል መጽሐፍቶችንን ወደ ራሳችንን አይምሮአችንን ለማስተላለፍ ምንጠቀመው መንገድ ማለት ነው። በአይናችንን ገልጠን የምናየው መስማት የሚባል አለ ማንበብ ልንል እንችላለን። መቅመስ ልንል እንችላለን። ማንበብ ግን የሆነ ጽሁፍን አይምሮአችንን እንዲቀበለው የምናደርገው ነገር ምን ይባላል ማንበብ ይባላል። አብዛኛው ጊዜ ማንበብ የሚለው ቃል ለመጽሐፍትን ይገልጣል ምክንያቱም መጽሐፍት ናቸው ሊነበቡ የሚችሉ ካልሆነ ደግሞ የተለያዩ ፋይሎች የተቀመጡ ነገሮችም ሊሆኑ ይችላሉ ማለት ነው። ማንበብ ማለት ግን በአጭሩ ዋና ነገር ትርጉሙ ስናመጣው ለመጽሐፍትን የሚገልጽ ማለት ነው። መጽሐፍት አሁን ስንገልጣቸው ምን እናደርጋለን አነበብን እንባላለን። ስለዚህ ማንበብ ማለት መጽሐፍት ወደ አእምሮአችንን እንዲገቡ ቃላቸውን እንድንረዳቸው የምንጠቀመው መንገድ ነው።